ምን አይነት የሙቀት መጠን ትመርጣለህ? ይላል እንግዲህ እኔ የምመርጠው በጣም ቀዝቃዛ ያልሆነ ወይም ደግሞ ደጋ የሚባለውን ፓርት አልመርጥም። ምክንያቱም ሳይነስ አለብኝ ለሳይነስ ደግሞ ትንሽ በጣም በረሃም ያልሆነ እንደ ቆላማ ነክ ማለት ነው። አሁን የምኖረው ባህር ዳር ነው። እና በፊት የነበርሁበት ወደ ጎጃም ነው ያው እዚህም ጎጃም ቢሆን ልዩነት አለው። ወደ ሜጫ የሚባለው ፓርት ላይ የምኖረው ያ ወይና ደጋ ነው። አየር ሁኔታው እና ከወይና ደጋ ያለው አላርጅክ ምናምን ያፍነኝ ነበረ። አሁን ደግሞ እንግዲህ ቦታ ቀይሬ አየሁት ወደ ባህር ዳር ባህርዳር ሞቃት የሆነች ከተማ ነው የምትባለው። ከእሷ አንፃር አሁን አሁን ነው ተመችቶኝ ያለ ማለት ሳይነሱ ወይም አላርጂኩ ብለን የምንጠራው ነገር። እንግዲህ ብዙውን ሰዓት የሚነሳብኝ የነበረ ክረምት ታይም ቅዝቅዘት በጣም ቀዝቃዛ ያየር ሁኔታ ሲሆን ነበረ። አሁን ግን እንግዲህ ያለሁበት እዚህ። አዎ ይቀዘቅዛል። ክረምት እዚህ ግን አብዛኛውን ሰዓት ምንድንነው ከሌላው አካባቢ ሞቃት ስለሆነ ዛሬ ላይ አሁን ስንት ነው ሃያ አምስት ዲግሪ ሴልሺየስ። ሃያ ስድስት ምናምን ነው እዚህ መጠነሙቀቱ በዲግሪ ሴልሺየስ ሲለካ እና ብዙን ሰዓት እንግዲህ እኔ መጠኔ የሙቀት መጠን ትመርጣለህ ይላል አሁን ከዚህ አንፃር ይህን አይቼዋለሁ። እንግዲህ ሌላ ደግሞ ምን አይነት የሙቀት መጠን ትመርጣለህ? ማለት አሁን የሚጠጣም አለ እኮ ሙቀት ሙቅ እየምንለው ወይም ሻይ ቡና ምናምን ሊሆን ይችላል እኮ የሙቀት መጠን። እና ይሄ ሞቃት የሆነ ነው አንደኛ እንዳልኩት አላልርጅክ ምናምን ስለሚያፍነኝ ሻዩ ምናምን ወይም ቡና ወተት ሌላም ነገሮች መጠጥ ነገሮች አሉ አይደለ። እነሱን ሞቃት ነው የምጠጣችው ማለት ሞቅ ሲሉ ነው የሚሻለው ከቀዘቀዘ ምንም ሴንስ የለውም። አይደለ። ላለርጅክም በለው ለጉንፋን ወይም ለተለያየ ነገር እኔ ያለኝ በተፈጥሮ ያለኝ ባህሪ ምንድነው? ቀዝቃዛ ነገር አልወድም። ስለዚህ ሙቀቱ የተሻለ የሆነ የአየር ሁኔታውም እንዳልኩት አለ አይደል ደጋ የሆነ በጣም ደግሞ በጣም አይመችም። ከደጋ የተሻለ ትንሽ ሙቀቱ እየጨመረ ሲሄድ ከደጋ ተነስተን ወደ ወይና ደጋ ስለምንሄድ ማለት ነው። ከወይና አደጋ ነበርኩ እንዳልኩት ለብዙ አመት የቆየሁት። አሁን ግን ያው የዩኒቨርስቲ ተማሪ ነን ለትምህርት ስል ወደ አጋጣሚ ነው። ወደ ባህር ዳር ነው የሄድኩት። ባህር ዳር ደግሞ እንግዲህ ሞቃት ሞቅ ያልች ከተማ ናት። ከሌላው አንፃር አይደለም ባይ ዘ ዌይ እንደነ አሶሳ እንደነ አስመራ ምናምን አይደለችም። ሙቀቷ ግን ከነዛ መለስ ብላ ነገርግን ከእኛ አካባቢ ከነበርኩበት አካባቢ ሞቅ ያለ ነው። ባይ ዘ ዌይ። እኛ አካባቢ ነው በጣም ፀሀይ ሲሞቅ ምናምን ሲባል በጣም ሙቀት ሲጨምር ከስንት ሰዓት እስከ ስንት ሰዓት ነው አሁን ዛሬ ማን ነው? የካቲት አይደል? በቃ ስድስት ሰዓት ወይም ከሰባት ሰዓት በኋላ እስከ ስምንት ዘጠኝ ሰዓት እዚህ ግን። ጠዋት ሁለት ሰዓት ወይ ሶስት ሰዓት አስፋልት ብትወጣ ማለት ነው። የምሽት ፀሀይ ወይም ደግሞ በጣም ይኸ ቀትር የምንለው ፀሀይ አለ አይደለ በጣም እንደዚህ አይነት ፀሀይ ነው ያለው። በጣም እዛ ጋር ተለያየ ማለት ነው። እና እዚህ አብዛኛው ስራ ሰዓት አስራ አንድ ሰዓት እንግዲህ ቀዝቃዛ ነው አ የሚባለው። ወይም ፀሀይም ልትገባበት የምትደርስ የምትዘቀዝቅበት ወደ መግቢያዋ ወደ ቦታዋ የምትመልስበት ሰዓት ነውና በዚህን ሰዓት እዚህ ስትወጣ ወደ ከተማ በጣም እንትን ነው። ይሞቃል በጣም። እና ለኔ ብዙ ይሄ ጎጅ አይደለም። ያው ማለት ያው ሲውቴብል ነው የተስማማነው ብዬ ነው የማስበው። አሁን ያለሁበት ከግቢ ስለሆነ ፔዳ ነው ፔዳ ደግሞ እጽዋቶች በተፈጥሮ እጽዋቶች የዛ ደን አይነት ስለሆነ። ስቴብል አድርጎታል በጣም ሞቅ ያለ ሆኖ ከተማ ስትወጣ እንዳልኩት በጣም ሙቀት ነው አይደለ። ግቢ ስንገባ ግን ያው ቆይት ያለም ስለሆነ ግቢው ትልልቅ ዛፎቹም ጥንታዊም ከመሆኑ አንፃር ትልቅ በዛፎች የተሸፈነ ነው። እና እነዚህ ዛፎች ደግሞ ምንድንነው አየር ሁኔታውን ሲውቴብል አድርገውታል ማለት ነው።